ስንት ብርድ ልብስ ትጠቀማለህ? ነው እንግዲህ እኛ እኔ ሙቀት አካባቢ ነው ያለሁት እንግዲህ ቅዝቃዜ በሚኖር ሰዓት ሁለቱም ብርድ ልብስ ደራርቤን ልለብስ እችላለሁ። ከዛ ውጪ ግን አሁን አንድ ብርድልብስ ነው እየተጠቀምኩ ያለሁት ሙቀስ ስለሆነ ማለት ነው። ስለዚህ አሁን ባለው ሁኔታ አንድ ብርድ ልብስ ነው የምጠቀመው። ግን ክረምት በሚሆን ሰዓት ትንሽ ስለሚያስደርብ ሌላ ብድር ልብስ ያስፈልገኛል። ሁለት ምናምን እጠቀማለሁ።